ከማውቃቸው ምሳሌዎች አንድ ልንገርህ እንኳንም ዘንቦብሽ ድሮም ጤዛ ነሽ የሚል ምሳሌ አለ ምን ለማለት ነው እንኳን ዘንቦብሽ ድሮም ጤዛ ነሽ ማለት እንኳንም አንድ ነገር ተጨምሮብሽ ድሮም ነገር ፈላጊ ነሽ እንደማለት ነው።

እኔ መዋቢያ ብዙ አልጠቀምም። አ በተለያዩ ሰዎች ብዙም መዋቢያ ሲጠቀሙ አያለሁ። አ ለምሳሌ ሚስቴ ብዙ መዋቢያ ትጠቀማለች ስትጠቀምም አያለሁ። እኔ ግን መዋቢያ ብዙ አልጠቀምም አልወድምም። አ በራሴ ባለኝ ነገር ነው ሁሌም እምኮራ

እኔ ከምጠቀማቸው ብርድ ልብሶች ወደ አራት ብርድ ልብሶች አሉኝ አንዱ ሲቆሽሽ አንዱን እጠቀማለሁ አንዱን ሲቆሽሽ አንዱን እጠቀማለሁ እና ተቀያያሪ እንዲሆንልኝ ወደ አራት ብርድ ልብስ እጠቀማለሁ። አራቱን በተለያዩ ጊዜያቶችም አደርጋቸዋለሁ።

እኔ ከምወዳቸው ጣፋጭ ምግቦች አንዱ ኬክ ነው። ኬክ እወዳለሁ። በተለያዩ ጊዜያቶችም ኬክ እየገዛሁ እጠቀማለሁ። ስለዚህ ከምወዳቸው ጣፋጭ ምግቦች አንዱ ኬክ ነው።

እኔ በምስራበት መስሪያ ቤት የተለየ የስራ ልብስ የለኝም። በድርጅቱም የተለየ የስራ ልብስ አያዘጋጅምም የለውም። በራስህ ነው ልብስ የምትለብሰው? የፈለከውን ልብስ ለብሰህ ነው ወደ ስራ የምትገባው። ወደ ስራም የምትሰራው እና የተለየ ልብስ የለውም።

አዎ ማብሰል እችላለሁ። ምግብ ማብሰል እችላለሁ በቤቴ ብዙ ጊዜ ምግብን አበስላለሁ። ከስራ ውጪ በምሆንበት ጊዜ እቤቴ ሳርፍ ምግብ ማበስለው እኔ ነኝ። ቤተሰቦቼንም ምግብ አብስዬ አብስዬ አበላቸዋለሁ አግዛቸዋለሁም።